አዎ ብዙ ጊዜ እኔ ባለሁበት አካባቢ የውሃ ችግር የለም እናም ብዙ ጊዜ ከወር አንድ ጊዜ ከሁለት ወር አንድ ጊዜ ካልሆነ ውሃ የሚጠፋው አሁን ባለሁበት አካባቢ ውሃ አይጠፋም እና ውሃም ብዙ ጊዜ የማመጣው ከስንት ጊዜ አንድ ጊዜ ሲሆን ብዙ ጊዜ እኛ አካባቢ የውሃ ችግር ስለሌለ ለአብዛኛው ጊዜ ውሃ ማምጣት አልወድም።

በቤቴ በጣም ብዙ የተለያየ አይነት እቃዎች አሉኝ። ከዛ መካከል እንግዲህ ከስራ ከመጣው በኋላ ደክሞኝ የምተኛበት አልጋዬ እንዲሁም ደግሞ የተለያዩ አይነት ፊልሞች፣ የተለያዩ አይነት ሙዚቃዎችን የምናዳምጥበት ቲቪ እንዲሁም ደግሞ የተለያዩ አይነት እቃዎችን የምናስቀምጥበት ቡፌ ወይም ደግሞ እቃ መደርደሪያ እንዲሁም ደግሞ የተለያዩ አይነት ውሃዎችን የምናጠራቅምበት በርሚሎች ወይም ደግሞ ጉድጓዳ እቃዎች አሉን እና ብዙ ጊዜ በቤቴ ውስጥ የተለያዩ አይነት እቃዎች አሉ።

እኔ ብዙ ጊዜ ሹራብ መስፋት እችላለሁ ግን ደግሞ ቀለል ያሉ ሹራብ ሽራቦች ነው የምሰራው። ግን ብዙ ጊዜ እኔ የሚሰራ ሰው ስለምናውቅ በአካባቢያችን ውስጥ ወደዛ ሰው በሚሄድ። የተቀደደብንን ወይም ደግሞ የተበላሸብንን ሹራብ እናሰራለን ወይም ደግሞ አዲስ ንድፍ ከሆነ ሄደን ያንን ንድፍ በማሳየት ለምናውቀው ሰው የተለያዩን ሹራቦችን እንዲሰፋልን ማድረግ እንችላለን

አዎ እኔ ብዙ ጊዜ በአካባቢው ሰዎች ከምታወቅባቸው ነገሮችም መካከል ቃሌን በመጠበቅ ነው እና አንዲት ቃል የገባሁትን ነገር ቃሌን አክብሬ በማድረግ በአካባቢዎቼ ሰዎች እታወቃለሁ እና ያው እኔም የሰው ልጅ ነኝ ከስንት አንድ ጊዜ ግን ቃሌን ላልጠብቅ እችላለሁ። ቃሌን ላትፍ እችላለሁ ግን አብዛኛውን ጊዜ ቃሌን ጠብቄ ቃል የገቡትን ነገር አደርጋለሁ።

በልጅነቴ ከምወዳቸው የጨዋታ አይነቶች መካከል እንግዲህ እግር ኳስ ነው። እናም በልጅነቴ በጣም ብዙ ጊዜ እግር ኳስን ተጫውቻለሁ አሁንም እንግዲህ እግር ኳስን በመጫወት እገኛለሁ። በልጅነቴ የተለያዩ አይነት ጨዋታዎችን ተጪዎች አድጊያለሁ ግን እኔ በጣም የምወደው የልጅነት ጨዋታዬ እግር ኳስ ነበር። አሁንም እግር ኳስን በመጫወት ላይ እገኛለሁ

እኔ ሁለቱንም እጠጣለሁ። ቡናም፤ ሻይም እወዳለሁ። ግን ደግሞ አብዛኛውን ጊዜ ስራ ቦታ በሚሄድበት ጊዜ ቡና ጠጥቼ ቢሄድ ስራዬን ጥሩ አድርጌ የመስራት ችሎታ ይኖረኛል። ከስራ ከወጣሁ በኋላ፤ ወይም ደግሞ የስራ እረፍት በሚኖረኝ ጊዜ ደግሞ፤ ከጓደኞቼ ጋር ቁጭ ብዬ፤ ከስራ ባልደረቦቼ ጋር ቁጭ ብዬ ሻይ እየጠጣን በምናወራበት ጊዜ ሻይ ብጠጣ ደስ ይለኛል። እና እኔ አብዛኛውኝ ጊዜ ቡናም ሻይም እመርጣለሁ ወይም ደግሞ እጠቀማለሁ እጠጣለሁ።

አዎ ከእኔ በላይ የተለያዩ አይነት አለቆች ስላሉኝ እኔ በምሰራው የስራ ሂደት ላይ የተለያዩ አይነት ግምገሞችን ይደረጉብኛል እና ብዙ ጊዜ ከስር ያሉትንም ሰዎች እኔ የስራ ግምገማ አደርግባቸዋለሁ። ከእኔ በላይ ያሉ አለቆቼ ወይም ደግሞ ከእኔ በላይ ያሉ የስራ ሀላፊዎች ደግሞ እኔ ላይ የተለያዩ የስራ ግምገማዎችን ያደርጋሉ እና ይህም ነገር እንግዲህ ለስራዬ እድገት በጣም ጥሩ ነገር ነው ብዬ አስባለሁ። እና የስራ ግምገማ እኔም እደረጋለሁ እኔ ደግሞ ሌሎችንም ሰዎች አደርጋለሁ።

ያ ብዙ ጊዜ ይሄ ነገር ወይም ደግሞ እጅ መጨባበጥ የሚባለው ነገር በእኛ አካባቢ የተለመደ ሲሆን። አንድ ሰው አንድን ሰው ሳታገኘው ለብዙ ጊዜ ከቆየ ወይም ደግሞ አንድ ሰው ጋር ሳንገናኝ ለብዙ ጊዜ ከቆየን፤ በምንገናኝበት ጊዜ እጃችን በመጨባበጥ፤ ሰላምታችን እንገልጻለን። እና ይሄም ነገር በእኛ አካባቢ ጥሩ ባህል ነው። እና በእኛ አካባቢም በመዘውተር አንድ ሰው ተጠፋፍቶ ከተገናኘ በኋላ፤ እጃቸውን በመጨባበጥ ጥሩ የሆነ ሰላምታን ያሳያል።

የመንገድ ስሜ ወይም ደግሞ አሁን ላይ በአካባቢየ የትክክለኛ ስሜ ሳይሆን ሌላ ተጨማሪ ስሜ እዝራ ሲሆን ያው ጓደኞቼ ቤተሰቦቼ እንዲሁም ደግሞ በአካባቢየ የሚገኙ ሰዎች ከትክክለኛ ስሜ በተጨማሪ የመንገድ ላይ ስም አለኝ። ያንን ስሜ እንግዲህ እዝራ ወይም ደግሞ እዝራኤል ነው።

እኔ አሁን ላይ ኢትዮጵያ ውስጥ በጣም ብዙ የተለያዩ አይነት የመጠጥ አይነቶች አሉ። ከዛ መካከል እንግዲህ እኔ አልኮል ያለበትን መጠጥ አልጠጣም ግን ደግሞ ለስላሳ መጠጦች ወይም ደግሞ አልኮል የሌለባቸውን መጠጥ እጠጣለሁ። ከዛ መካከል እንግዲህ እኔ ብዙ ጊዜ የምወደው ኮካ ኮላ ፔፕሲ እንዲሁም ደግሞ ስፕራይት ሲሆን እነዚህን መጠጦች በተደጋጋሚ ጊዜ ከስራ መልስ ወይም ደግሞ ስራ ላይ በምሆንበት ጊዜ ምሳ በምበላበት ጊዜ እነዚህን መጠጦች በተደጋጋሚ ጊዜ እጠጣለሁ። ግን ደግሞ አልኮል ያለባቸውን መጠጦች እኔ ሆነ የአካባቢ አብዛኞቹ ወጣቶች አይጠጡም

አዎ እኔ ብዙ ጊዜ ዋይፋይ እጠቀማለሁ። የተለያዩ አይነት ስራዎችን በምሰራበት ጊዜ፣ የተለያዩ አይነት ፋይሎችን በምልክበት ጊዜ እንዲሁም ደግሞ የተለያዩ አይነት መዝናኛ ቪዲዮዎችን በማይበት ጊዜ ዋይፋይ ተጠቅሜ ነው እነዚህን ሁሉ ነገሮች ማደርገው እና አሁንም ይሄንን ስራ እየሰራሁ ያለሁት ዋይፋይን በመጠቀም ሲሆን ሀገራችንም ሆነ አካባቢያችን ውስጥ እንግዲህ ዋይፋይን የሚጠቀሙ ሰዎች ቁጥር በጣም በጣም ብዙ ነው እና ዋይፋይም እንግዲህ በጣም ብዙ ጥቅም ካላቸው ነገሮች መካከል አንደኛው ነው ብዬ አስባለሁ እና ዋይፋይንም በጣም በጣም በተደጋጋሚ ጊዜ እጠቀማለሁ። ዋይፋይ መጠቀም ከጀመርኩ እንግዲህ በጣም ብዙ ጊዜ ሆኖኛል። አንድ አምስት አመት ይሆነኛል በአጠቃላይ ማለት ነው።

አዎ እኔ በምሰራበት አካባቢ ወይም ደግሞ በቤቴ ውስጥ በምኖርበት ጊዜ የተለያዩ አይነት የእቃ ቁጥጥሮችን አደርጋለሁ። በተለይ ደግሞ በስራ ቦታዬ ውስጥ የተለያዩ እቃዎችን እኔ ስለሆነ የምቆጣጠረው በተደጋጋሚ ጊዜ የተለያዩ አይነት እቃዎች እንዳይሰበሩ ወይም ደግሞ እንዳይባክኑ እንዳይበላሹ የስራ ቁጥጥሮችን አደርጋለሁ። ያም ሀላፊነት እንግዲህ የኔ ነው።

እኔ የምወደው የእንስሳት አይነት፤ የቤት ውስጥም ሆነ የጫካ እንስሳቶችን እወዳለሁ። ከቤት ውስጥ እንግዲህ የምወደው የእንስሳት አይነት፤ ድመት እና ውሻ ሲሆን። ውጭ ካሉ ወይም ደግሞ ጫካ ውስጥ ከሚኖሩ፤ የእንስሳት አይነቶች መካከል ደግሞ የምወደው ወይም ደግሞ እኔ ደስ የሚለኝ አንበሳ ነብር፤ እንዲሁም ደግሞ፤ ቀጭኔ ናቸው። እና ከቤት ውስጥም ከጫካም የምወዳቸው የእንስሳት አይነቶች እነዚህ ይመስላሉ።

እኔ ማር እወዳለሁ ማር እንግዲህ በጣም ብዙ አይነት ጠቃሚታዎች አሉት ለጤናም ሊሆን ይችላል ለውበትም ሊሆን ይችላል። ግን አብዛኛውን ጊዜ እኔ ማርን የምጠቀመው ለውበት ሲሆን ፊቴን ጥሩ ለማድረግ ከፊት ላይ የወጡ የተለያዩ ከይነት ቡግሮዎችን ለማጥፋት ማርን እጠቀማለሁ። ግን አብዛኛውን ጊዜ እኔ ማርን አልመገብም ምክንያቱም ደግሞ ማር በጣም ብዙ ችግሮችን ይዞብን ስለሚመጣ። በውስጥም ደግሞ የተለያዩ የስኳር አይነቶች ስላሉት እኔ ማርን አልፎ አልፎ በዳቦ እጠቀማለሁ እና ለፊት ወይም ደግሞ ለውበት እጠቀማለሁ እንጂ ማር ያው እወዳለሁ ማለት ይቻላል።

አዎ እኔ የቪዲዮ ጥሪ አደርጋለሁ ወይም ደግሞ የቪዲዮ ጥሪን በመጠቀም የተለያዩ ሰዎችን አገኛለሁ ከዛ መካከል እንግዲህ አለቆቼ ከዚህ እኔ ካለሁበት አካባቢ ስለማይኖሩ በቀን በቀን የምንሰራቸውን ወይም ደግሞ የምናደርጋቸውን እያንዳንዱን ነገር መጨረሻ ላይ በቀኑ መጨረሻ ልክ አስራ አንድ ሰዓት በሚሞላበት ጊዜ በቪዲዮ ጥሪ አማካኝነት ዛሬ ላይ ምን እንድትሰራ ዛሬ ላይ ምን አይነት ነገሮችን እንደሰራን። በቪዲዮ ጥሪ አማካኝነት የምናስተላልፍላቸው ወይም ደግሞ የምንነግራቸው ይሆናል

አዎ በጣም ጥሩ ነው። ሽማግሌዎችን እንግዲህ የማከብረው እኔ ለምሳሌ ያክል በአካባቢያችን የተለያዩ አይነት ሽማግሌዎች አሉ ወይም ደግሞ እድሜያቸው የገፉ ሰዎች አሉ። እና እነዛም እድሜያቸው የገፉ ሰዎች ወይም ደግሞ ሽማግሌዎች እንግዲህ የሚያስፈልጋቸው ነገሮች ይኖራሉ። ከዛ መካከል እንግዲህ ሄዶ እቃዎችን በመላላክ ሊሆን ይችላል የተለያዩን አይነት እቃዎችን። አመጣላችኋለሁ ከተለያዩ ቦታዎች እንዲሁም ደግሞ እንዲሁም ሽማግሌዎች ወይም ደግሞ እድሜያቸው የገፋ ሰዎች ስራዎችን መስራት አይችሉም። እና ስራዎችን ካልሰሩ ደግሞ እኛ አካባቢ ላይ በቀላሉ ገንዘብ ማግኘት አይችሉም። እና እኔም ከወር ደሞዜ ላይ ወይም ደግሞ ከማገኘው ደሞዜ ላይ የተወሰኑትን ሽማግሌዎች ወይም ደግሞ አባ ይታያል ወይም ሽማግሌዎች ወይም ደግሞ እድሜያቸው የገፉ ሰዎችን ለማገዝ እሞክራለሁ። ወይም ደግሞ አከብራለሁ።

ከስራ ሰዓት በኋላ እንግዲህ የምሰራቸው ስራዎች አሉ ማለት ነው። ለምሳሌ ያክል ስራ ቦታ ወይም ደግሞ እኔ በምሰራበት ቦታ ላይ በጣም ብዙ ስራዎች ከበዙብኝ ከስራ ሰዓት በኋላም ተጨማሪ ሰአቶችን እሰራለሁ እንዲሁም ደግሞ ከስራም ጨርሼው ወደ ቤቴ እንደመጣው የተለያዩ አይነት ስራዎችን በኦንላይን አማካኝነት ወይም ደግሞ በተለያዩ አይነት ድርጅቶች አማካኝነት የተለያዩ አይነት ተጨማሪ ስራዎችን ከስራ ሰዓት በኋላ እሰራለሁ።

በጣም በገበያ ዋጋ መደራደር እችላለሁ። ጓደኞቼ፤ ቤተሰቦቼ እንዲሁም ደግሞ የአካባቢ ሰዎች ከሚያውቁኝ ፀባዬ አንዱ እንግዲህ በገበያው ዋጋ መደራደር ስለምችል ነው። አንድ ሰው ከጠራው ዋጋ በጣም በጣም ብዙ ቅናሾችን የማስደረግ ችሎታ አለኝ። እና ገበያም ስንሄድ እንግዲህ በጣም ብዙ ጊዜ ጓደኞቼ እኔን ይዘው መሄድ ይመርጣሉ። እናም ገበያ ከሄደን በኋላ ጥሩ የሆነ ዋጋ እንዲያገኙ ስለምረዳቸው፤ ለራሴ ከሆነ እንግዲህ ጥሩ ዋጋ መደራደር እችላለሁ።

አዎ የይለፍ ቃል እንግዲህ በጣም በጣም ወሳኝ የሆነ ነገር ነው። እና የይለፍ ቃሌንም በጣም በብዙ መንገድ እጠብቃለሁ። ከዛ መካከል እንግዲህ ለምሳሌ ያክል በቢሮ ቢሮ ውስጥ የተለያዩ የሰራዎችን በምንሰራበት ጊዜ የይለፍ ቃል ይኖረናል ወይም ደግሞ የይለፍ ቃል እንጠቀማለን። እና እነዛን የይለፍ ቃሎችም እኔ ጠብቄ አኖራቸዋለሁ ወይም ደግሞ አስቀምጣቸዋለሁ እና የይለፍ ቃል እጠብቃለሁ እኔ።

እሺ የጧት እለቴ ተግባሮች እንግዲህ በጣም ብዙ ናቸው። የመጀመሪያው የጧት እለቴ ተግባሬ እንግዲህ ከእንቅልፌ ከተነሳው በኋላ ጸሎት ማድረግ ነው ጸሎት ካደረኩ በኋላ ደግሞ የተለያዩ አይነት ኢሜሎቼን ቼክ አደርጋለሁ ማለት ነው። ቅድም እንደነገርኩህ። ኢሜሎቼን በቀን በጣም ብዙ ጊዜ ስለምልክ ተነስቼ ኢሜሎችን ቼክ አደርጋለሁ። ልክ ኢሜሎችን ቼክ አድርጌ የተላኩ የተለያዩ አይነት የሌሎች ሰዎች ኢሜሎች ካሉ እነዛን ኢሜሎች እልካለሁ። ከዛ በመቀጠል እንግዲህ ሻወር እወስዳለሁ። ሻወር ከወሰድኩ በኋላ እንግዲህ ቁርሴን እበላለሁ። ቁርሴን ከበላሁ በኋላ እንግዲህ ልብሴን በመቀየር ቀጥታ ወደ ቢሮ እሄዳለሁ ማለት ነው። ይሄም እንግዲህ የእለት ከእለት ተግባሬ ነው።

በቀን ውስጥ እንግዲህ በጣም ብዙ ኢሜሎችን እልካለሁ። ለምሳሌ ያክል ከምልካቸው የኢሜል አይነቶች መካከል የስራ ኢሜል አለ፤ እንዲሁም ደግሞ የቤተሰብ ኢሜል አለ፤ እንዲሁም ደግሞ የአለቆች ኢሜል አለ፤ ማለት ነው። ከነዛ መካከል አብዛኞቹን በቀን ውስጥ የምልካቸው ይሆናል። እንደየቀኑ ይለያያል ግን በቀን ውስጥ ከአስር እና ከሃያ በላይ የተለያዩ ኢሜሎችን እልካለሁ።

እኔ በጣም ልዩ የሆኑ ችሎታዎች አሉኝ ከዛ መካከል እንግዲህ ልዩ ችሎታዎች ከምላቸው ነገሮች ነገሮችን መካከል ሰዎችን በፍጥነት የመረዳት እንዲሁም ደግሞ ነገሮችን በፍጥነት የመረዳት እና ነገሮችን በፍጥነት ተረድቼ እነዛን ነገሮች በፍጥነት የመመከር ልዩ የሆነ ችሎታ አለኝ። እንዲሁም ደግሞ አዳዲስ ነገሮችን ለመማር ጥሩ የሆነ ጭንቅላት ስላለኝ እነዛን ነገሮች በፍጥነት የመማር ችሎታ አለኝ ብዬ አስባለሁ

አልፎ አልፎ በስራ ጊዜ እረፍት አደርጋለሁ ምክንያቱም ደግሞ አንዳንዴ ቢሮ ውስጥ በጣም ስራዎች ይመጡብኛል። እና በጣም ብዙ ስራዎች በሚመጡብኝ ጊዜ እንግዲህ ሁሉንም በአንድ ጊዜ መቆጣጠር ያቅተኛል። እና ሁሉንም በአንድ ጊዜ መስራት ስለሚከብደኝ አንዳንዴ በጣም ስራ በሚበዛበት ጊዜ በተለይ ደግሞ ባዓል በሚሆንበት ጊዜ እኛ ቢሮ አካባቢ ብዙ ስራዎች ስለሚበዙ ያኔ በስራ ጊዜ የተወሰነ እረፍት አደርጋለሁ። አስርም ሆነች አስራ አምስት ደቂቃ እረፍት አድርጌ ድጋሚ ወደ ስራዬ እመለሳለሁ

ብዙ ጊዜ እንግዲህ በቅዳሜና በእሁድ ከማደርጋቸው ነገሮች መካከል ቅዳሜን ጊዜ ብዙ ጊዜ። ኳስ እጫወታለሁ እንዲሁም ደግሞ ቅዳሜና እሁድ የተለያዩ አይነት የኳስ ግጥሚያዎች ስለሚኖሩ እነዛን የኳስ ግጥሚያዎች ቅዳሜና እሁድ የኔም እረፍት ስለሆነ እነዛን የኳስ ግጥሜዎች በመየት አሳልፋለሁ። ግን ደግሞ እነዚህ የኳስ ግጥሚያዎች በማይኖሩበት ጊዜ የተለያዩ አይነት ፊልሞችን በማየት እንዲሁም ደግሞ ዩቲዩብ ላይ የተለያዩ አይነት ወይም ደግሞ የተለያዩ አይነት ቦታዎች ላይ የተለያዩ አይነት ቪዲዮዎችን በማሳል በማየት አሳልፋለሁ። እሁድ ቀን ግን በጧት የማደርገው ቤተክርስቲያን መሄድ ነው። ቤተክርስቲያን ከሄድኩ በኋላ እንግዲህ ከሰአት በኋላ ደግሞ ድጋሚ የተለያዩ ኳሶችን በማየት ቅዳሜና እሁድን አሳልፋለሁ። እንደዚህ እያደረኩ

እኔ ብዙ ጊዜ ከምጠቀማቸው ትራሶች መካከል ሁለት አይነት ትራሶችን እጠቀማለሁ የመጀመሪያው ትራስ እንግዲህ አራት ማዘን ሆኖ ሰፊ ሲሆን ሁለተኛው ደግሞ ለወገቤው ወይም ደግሞ ለአንገቴ እንዲመቸኝ አራት ማዘን ሆና ትንሽዬ ትራስ እጠቀማለሁ እና እነዚህን ሁለቶች ትራሶች አድርጌ በምተኛበት ጊዜ ጥሩ የሆነ እንቅልፍ ማግኘት እችላለሁ ለአንገቴም ጥሩ የሆነ ስሜት እንዲሰማኝ ያደርጉኛል። እነዚህ ትራሶች እና ሁለት ትራሶችን እጠቀማለሁ

አይ እንደዚህ አይነት ነገር እኔ ብዙ ጊዜ ማብሰል አልችልም ግን ደግሞ ማብሰል የምችላቸው የተለያዩ ምግቦች አሉ። ግን ይሄንን ምግብ እኔ ብዙ ጊዜ ማምሰል አልችልም ግን አካባቢ ላይ የሚገኙ የተለያዩ የሰዎች ይህንን ምግብ ማብሰል ይችላሉ። እና እኔም እንግዲህ ማብሰል ከምችላቸው ምግቦች መካከል የተለያዩ የት ምግቦች አሉ።

እኔ የምወደው የቀኑን ከቀኖች ሰአቶች መካከል እንግዲህ ከስድስት ሰዓት ወይም ደግሞ ከምሳ ሰዓት ጀምሮ እስከ አስራ አንድ ሰዓት ያለውን ጊዜ በጣም እወዳለሁ። ምክንያቱም ደግሞ በዛ ጊዜ ውስጥ ጥሩ ጥሩ እየሆኑ ስራዎችን ተቀብዬ በፍጥነት መስራት እችላለሁ። እንዲሁም ደግሞ ምሳ ከበለሁ እና ቡና ከጠጠሁ በኋላ ጥሩ የሆነ የመነቃቃት ችሎታ ስለሚኖረኝ ከዛ በኋላ ጥሩ የሆኑ ስራዎችን እሰራለሁ እና ብዙ ጊዜ በቀን ውስጥ የምወደው ሰዓት ከስድስት ሰዓት ጀምሮ እስከ አስራ አንድ ሰዓት ያለውን ጊዜ ነው።

አዎ በአንድ ጊዜ እንግዲህ በጣም ብዙ ስራዎችን አስተናግዳለሁ በተለይ ደግሞ በዓላት በሚመጡበት ጊዜ ወይም ደግሞ አካባቢያችን ላይ የተለያዩ የዝግጅቶች በሚኖሩበት ጊዜ በጣም ብዙ ስራዎች በአንድ ጊዜ ወደ እኔ ይመጣሉ እና በዛም ጊዜ በጣም ብዙ ስራዎችን በአንዴ አስተናግጄ እልካለሁ ማለት ነው። እና እኛ ቢሮ ውስጥም በጣም ብዙ ስራዎችን ከሚሰሩ ሰዎች መካከል እኔ አንዱ ነኝ። እና በጣም ብዙ ስራዎችን በአንዴ አስተናግዳለሁ

የምመኘው የእረፍት ጊዜ አንዳንዴ በጣም ብዙ ስራዎች በሚበዙበት ጊዜ መጀመሪያ ላይ እንዳልኳችሁ በዓላት እና አካባቢያችን ላይ የተለያዩ የዝግጅቶች በሚኖሩበት ጊዜ እንግዲህ በጣም ብዙ ስራዎች ወደ እኔ ይመጣሉ እና ያኔም እንግዲህ በጣም ብዙ ስራዎች ስለሚበዙብኝ አንዳንዴ በዛን ጊዜ እረፍት በተመኘው ብዬ እረፍት በወሰድኩ ብዬ በዛን ጊዜ እመኛለሁ። እና የምትመ የምመኘው የእረፍት ጊዜም እንግዲህ በዛም ጊዜ ነው።

ብዙ ጊዜ እንግዲህ ሄ ስራዎች በሚበዙበት ጊዜ ጭንቀት ሊሰማኝ ይችላል፤ እና የተለያዩ የጭንቀቶች በሚሰሙኝ ጊዜ እንግዲህ ቶሎ ብዬ እ- እረፍት ለመውሰድ እሞክራለሁ፤ ከዛም ደግሞ ውሃና ቡና እጠጣለሁ፤ ውሃና ቡና ከጠጣው በኋላ እንግዲህ ወደ ነበረው ስሜቴ ወይም ደግሞ ወደ ነበረው አስተሳሰቤ እመለሳለሁ። ከዛም እንግዲህ ቶሎ ብዬ ወደ ነበርኩበት ቦታ ተመልሼ የነበሩኝን ወይም ደግሞ የተሰጡኝን ስራዎች በፍጥነት ለመጨረስ እሞክራለሁ።

እኔ በጣም ብዙ የምወዳቸው አትክልቶች አሉ። እናም በጣም ብዙ ጊዜ አትክልቶችን እመገባለሁ። በቤት ውስጥ ከምወዳቸው የአትክልት አይነቶች መካከል እንግዲህ። ሰላጣ እንዲሁም ደግሞ ካሮት ከዚህም በተጨማሪ ደግሞ የተለያዩ አይነት የጎመን ዘሮች አሉ። እናም ብዙ ጊዜ የምወዳቸው የአትክልት አይነቶች እነዚህ ናቸው። በተለይ ደግሞ ካሮት እና ቆስጣን በጣም እወዳለሁ።

ከቤቴ ወደ ስራ ቦታ እንግዲህ በጣም ብዙ ርቀት አለው ቤቴም አሁን ላይ ወደ መሃል ከተማ አይደለም ትንሽ ወጣ ብሎ ከሚገኝ ቦታ ነው። ቤት ተከራይቼ የምኖረው እና ከቤቴ ወደ ስራ ቦታ የሁለት ፌር ማታ ታክሲዎችን ተጠቅሜ ነው የሚሄደው። ወይም ደግሞ የሃምሳ ብር ትራንስፖርት ተጠቅሜ ከስራ ወደ ከስራ ወደ ቤት። ወይም ደግሞ ከቤት ወደ ስራ እሄዳለሁ። እና ከቤት ወደ ስራ የሚሄድበት ርቀት እንግዲህ ትንሽ ራቅ ያለ ነው

በእጄ መሸመን አላውቅም። ምክንያቱም ደግሞ እኔ ያንን ስራ ስለማልሰራ ግን ደግሞ አካባቢዬ ላይ ያንን ስራ ወይም ደግሞ በእጃቸው የሚሸምኑ ሰዎች አሉ። እነዛም ሰዎች እንግዲህ ጥሩ የሆነ ሙያ አላቸው። እነዛ ሰዎችም እንግዲህ እጃቸው ላይ ያለውን ሙያ የሽመና ሙያ በመጠቀም ጥሩ የሆኑ ልብሶችን ለአመት ባል ጊዜ እጃቸው ላይ ያለውን የሽመና ጥበብ በመጠቀም ጥሩ የሆኑ ልብሶችን ለሰዎች ይሸጣሉ እና እኔ ግን ያንን የሽመና ችሎታ አልውቅም።

ቤቴን ሁል ጊዜ ጠዋት ጠዋት ወደ ስራ ከሚሄድ በፊት አጸዳለሁ እኔም እንግዲህ ብዙ ጊዜ ቤቴ ጽድት ብሎ ከስራ ስመለስ ሲጠብቀኝ በጣም ደስ ይለኛል እና ቤቴንም በቻልኩት አቅም ጽዱና ንጹህ ለማድረግ እሞክራለሁ። እና ቤቴንም እንግዲህ በየቀኑ ለማዝራት እሞክራለሁ። እኛ አካባቢም ያ ነገር የተለመደ ነው ጽዳት እንግዲህ በጣም በጣም ጥሩውን ነገር ነው ብዬ አስባለሁ

የኛ ቤተሰብ እንግዲህ በየቀኑ አንገናኝም። ግን በሳምንት ወይም ደግሞ በወር በወር ጊዜ እንሰባሰባለን በተለይ ደግሞ ባል በሚመጣበት ጊዜ የተለያዩ አይነት ዝግጅቶች በሚኖሩበት ጊዜ እንግዲህ ቤት ውስጥ ያኔ ሰብሰብ ብለን አንድ ላይ ከቤተሰብ ጋር ለማክበር። እና ቤተሰቦቼም በወር ወይም ደግሞ በሳምንት አንድ ጊዜ ለመሰብሰብ እንሞክራለን

የኛ ድርጅት እንግዲህ ከተለያዩ አይነት ድርጅቶች ጋ የተለያዩ አይነት ነገሮችን በሚያዘጋጅበት ጊዜ ያኔ ዝግጅቶች ላይ ልሳተፍ እችላለሁ፤ ግን ደግሞ የኛ ድርጅት ብቻ አንዳንድ ጊዜ የተለያዩ አይነት የስራ እ ዝግጅቶችን ያደርጋል፤ እና ያኔም በእኛ ድርጅት ውስጥ እሳተፋለሁ። አብዛኛውን ጊዜ ከእኛም ድርጅት እሳተፋለሁ። ከተለያዩ አይነት እ- እ፣ ሰዎች ድርጅቶችም እሳተፋለሁ።

አዎ አንዳንድ ጊዜ ወደ ጓደኞች ቤት በምሄድበት ጊዜ ምንጣፍን በመጠቀም ቁጭ ይላሉ እና ያኔም እኔ ቁጭ እላለሁ። እንዲሁም የበለጠ ጥሩ የሆነ ምቾት ይሰማኛል በምንጣፍ ላይ በምቀመጥበት ጊዜ ግን አብዛኛውን ጊዜ እኔ ቢሮ ውስጥ ነው በወንበር ውስጥ የምቀመጠው። ግን አንዳንድ ጊዜ ወደ ጓደኞቼ ወደ ጎረቤቶቼ በሚሄድበት ጊዜ የምንጣፍ መቀመጫ ስላላቸው ያንን ምንጣፍ ተጠቅሜ ቁጭ ለማለት እሞክራለሁ

በዚህ ሰዓት ኢንተርኔት አለኝ ይሄንንም ስራ በምሰራበት ጊዜ እንግዲህ ኢንተርኔትን እየተጠቀምኩ ነው። ይህንን ስራ እየሰራሁ ያለሁት እንዲሁም ደግሞ የተለያዩ አይነት ስራዎችን በምሰራበት ጊዜ የተለያዩ አይነት ፋይሎችን ለመላክ የተለያዩ አይነት ፋይሎችን ለመቀበል እንዲሁም ደግሞ ኢሜሎችን ለመላክ ኢሜሎችን ለመቀበል ኢንተርኔትን ተጠቅሜ ስለሆነ። በዚህ ሰዓት እንግዲህ ጥሩ የሆነ ኢንተርኔት ቤቴ ውስጥ ወይም ደግሞ በአካባቢዬ አለ።

አዎ ከደንበኞቼ ጋር እንግዲህ ጥሩ የሆኑ ስራዎችን መስራት ችያለሁ በነበሩኝ ጊዜያቶች ውስጥ ማለት ነው። አሁን ላይ እንግዲህ ከደንበኞቼ ጋር ጥሩ የሆኑ ስራዎችን እየሰራሁ እገኛለሁ። ደንበኞችም እንግዲህ ጥሩ ስለሆኑ ለኔ ጥሩ የሆኑ ክፍያዎችን ይከፍሉኛል። እና ከደንበኞቸም ጋር ጥሩ እየሆኑ ስራዎችን እሰራለሁ። አንዳንዴ ኦንላይን ላይ

እኔ አሁን ላይ ከምናገራቸው የቋንቋ አይነቶች ወይም ደግሞ የቋንቋ ብዛቶች መካከል እንግዲህ ሁለት አይነት ቋንቋዎችን አቀላጥፌ በፍጥነት መናገር እችላለሁ። የመጀመሪያው እንግዲህ አማርኛ ቋንቋ ወይም ደግሞ አሁን የምናገረው ቋንቋ ሲሆን ሁለተኛው ቋንቋዬ ደግሞ እንግሊዘኛ ነው። እንግሊዘኛንም እንግዲህ አቀላጥፌ የመናገር ችሎታው አለኝ። እነዚህን ሁለት ቋንቋዎች ነው እኔ አሁን ላይ የምችለው ወደፊት ግን የተለያዩ የኔን ቋንቋዎችን መማር እፈልጋለሁ

ብዙ ጊዜ እኔ ስሜቴን በፊቴ አላሳይም በምናደድበት ጊዜ ወይም ደግሞ በምደሰትበት ጊዜ እንግዲህ እነዚህን ደስታዎችንም ሆነ ንዴቶችን በውስጤ ነው እንጂ የሚይዘው ብዙ ጊዜ በፊቴ። አላሳይም እነዛን ነገሮች እና ያው ብዙ ሰው እንደዛ ይሆናል እኔ ግን እንደዛ አይደለሁም ስሜቴን ብዙ ጊዜ በፊቴ አላሳይም

በጣም ጥሩ ጥያቄ ነው እኔ እንግዲህ ከምሰራበት የስራ አይነት መካከል አንዱ እንግዲህ ፎቶ ማንሳት ወይም ደግሞ የተለያዩን ቪዲዮዎችን መቅረጽ ነው። እና ብዙ ጊዜም ከሰራኋቸው የስራ አይነቶች መካከል አንዱ የሆነው ፎቶ ማንሳት ነው እና ብዙ ጊዜ ፎቶ ማንሳት በጣም እወዳለሁ። በተለይ ደግሞ የሰርግ ፎቶዎችን ማንሳት በጣም ነው የምወደው

እኔ በተደጋጋሚ ጊዜ መጽሐፎችን የማነብ ሰው አይደለም ግን ደግሞ ትንሽ መጽሐፎችን አንብቤያለሁ። ካነበብኳቸው መጽሐፎች መካከል እንግዲህ ዴርቶ ጋዳ የሚባል አንድ መጽሐፍ አለ እሱን መጽሐፍ በጣም ነው የሚወደው እና ደግሞ የፍቅር ሰንሰለት የሚል አንድ መጽሐፍ አለ እሱንም በጣም ነው የምወደው እና ሌሎችም ደግሞ ከእኛ ሀገር ውጪ የሆኑ መጽሐፎችን አንብቤያለሁ በእንግሊዘኛ ከዛ መካከል እንግዲህ ሪች ዳድ ፑር ዳድ ወይም ደግሞ ቲንክ ኤንድ ግሮ ሪች የሚባሉ የተለያዩ የት መጽሐፎችን ማንበብ ችያለሁ። ከምወዳቸው የመጽሐፍ አይነቶች መካከል እንግዲህ እነዚህ ናቸው። በተለይ ደግሞ ማንበብ ከምወደው የመጻፍ አይነት መካከል ልብ ወለድ፣

ትምህርት ቤት በነበርኩበት ጊዜ እንግዲህ ከምወዳቸው የትምህርት አይነቶች መካከል እንግዲህ አንዱ የነበረው እንግሊዘኛ ነው። እንግሊዘኛን በጣም የምወደው የትምህርት አይነት መካከል ነበር እና አሁን ላይም እንግዲህ ለዛ ይመስለኛል እንግሊዘኛን በፍጥነት አቀላጥፌ የመናገር ችሎታ እንዲኖረኝ ያገዘኝ እና በጣም ብዙ ፈተናዎችን እንግዲህ በእንግሊዘኛ ጥሩ አመጣ ነበርና የምወደው የትምህርት አይነትም እንግዲህ እንግሊዘኛ ነው።

አዎ በተፈጥሮ ውስጥ እንግዲህ መራመድ እወዳለሁ። የኛ አካባቢው እንግዲህ በጣም በተፈጥሮ የተሞላና በጣም ተፈጥሮ የበዛበት ቦታ ነው። እና ከስራ በምመጣበት ጊዜ አንዳንዴም እንግዲህ የተለያዩን ነገሮችን በማደርግበት ጊዜ ከተፈጥሮ ጋር መራመድ እወዳለሁ። እና ከጓደኞቼ ጋር በመሆንም እንግዲህ አስራ አንድ ሰዓት እና አስራ ሁለት ሰዓት አካባቢ ወደ ተለያዩ አይነት ተፈጥሮዎችን ወደምናደንቅበት ቦታ ሂደን ተፈጥሮን እናደንቃለን። እና በተፈጥሮ ውስጥ መራመድ በጣም ነው የምወደው

ማሰላሰል ብዙ ጊዜ አደርጋለሁ በተለይ ደግሞ አንዳንዴ ስራ በዝቶብኝ ወደ ቤት በምመጣበት ጊዜ ከራሴ ጋር የተለያዩ አይነት ነገሮችን እያንሰላሰልኩ ነው ወደ ቤቴ የምደርስበት እና አንዳንዴ በውስጤ እያሰብኩ እያንሰላሰልኩ ነው ወደ ቤቴ የምደርሰው።

አዎ በብዙ ህዝብ መካከል መሆን እመርጣለሁ። ይሄም ደግሞ ከስራዎቼ መካከል አንዱ ስለሆነ ሊሆን ይችላል። እኛ ቢሮ ውስጥም ወይም ደግሞ እኛ አካባቢም ውስጥ እንግዲህ በጣም ብዙ ሰዎች የተለያየ ስራዎችን ለማሰራት ስለሚመጡ በዛ በስራ አጋጣሚ ከብዙ ሰዎች ጋር የመገናኘት እድል አግኝቻለሁ እናም ያው ኢትዮጵያ ውስጥ ስንኖር በተለይ ደግሞ አዲስ አበባ ውስጥ በምንኖርበት ጊዜ የተለያዩ አይነት ሰዎችን የማግኘት እድል ስላለን ያው ከህዝብ ጋር መኖር በጣም ደስ የሚል ነገር ነው።

እኔ ብዙ ጊዜ የሁለቱም ሰው ነኝ። ከሰኞ እስከ አርብ ብዙ ጊዜ በጊዜ መተኛትን እመርጣለሁ ምክንያቱም ደግሞ ጠዋት ላይ የግዴታ ስራ መሄድ ስላለብኝ ማታ ላይ። ቶሎ ብዬ ለመተኛት እፈልጋለሁ ወይም ደግሞ እመርጣለሁ ግን ደግሞ ቅዳሜና እሁድ ከሆነ። ብዙም ጊዜ ስራ አይኖርም ወይም ደግሞ እኔ ስራ አልሄድም እና ማታን እመርጣለሁ። እና ቅዳሜና እሁድ ሲሆን የማታ ሰው ነኝ። ከሰኞ እስከ አረብ ሲሆን ደግሞ ስራ ስላለኝ የጧት ሰው ነኝ። እና ሁለቱንም እመርጣቸዋለሁ

አካባቢየ ላይ እግዲህ የተለያዩ አይነት ገቢያዎች አሉ እናም በጣም ጥሩ የንግድ አይነቶች ይታዩበታል። ግን ደግሞ ከተማች ላይ ትልቅ ከምነላቸው የገቢያ አይነቶች መካከል እንግዲ አንዱ መርካቶ ነው። መርካቶ ላይ እንግዲ በጣም ብዙ የገቢያ አይነቶች አሉ። ከዛ መካከል እንግዲ የሽንኩርት ገቢያ ወይም ነው የተለያዩ አይነት ፍራፍሬዎችን የምናገኝበት ገቢያ አለ። እንዲሁም ደግሞ የተለያዩ አይነት ገቢያዎች አሉ መርካቶ ማለት እንግዲህ አፍሪካ ውስጥ አንደኛው እና ትልቁ የገቢያ ማዕከል ነው ማለት ነው። እና እዛም የገቢያ ማዕከል ውስጥ እንግዲህ የተለያዩ አይነት ነገሮችን ማግኘት እንችላለን።

አዎ በጣም ብዙ ጊዜ አለቃዎች እንግዲህ የተለያዩ አይነት ማቅረቢያዎችን እንዳደርግላቸው ይጠይቁኛል እና እኔም እንግዲህ ጥሩ አቅራቢ ነኝ ብዬ አስባለሁ። የተለያዩ ቤንት የስራ አይነቶችን ለማቅረብ የተለያዩ ችግሮች ሲፈጠሩ እነዛን ችግሮችም ለመፍታት የተለያዩ አይነት መፍትሄዎችን የማቀርበው እኔ ነኝ እና ጥሩ አቅራቢ ነኝ ብዬ አስባለሁ። እና የተለያዩ ማቅረቢዎችን በማድረግ እታወቃሁ።

መብረቅ እንዲህ መብረቅ እንግዲህ በጣም ብዙ ጊዜ በእኛ አካባቢ የሚፈራ ነገር ነው። ያው መብረቅ እንግዲህ በክረምት ወቅት ሲሆን የሚኖረው አብዛኛው ጊዜ በበጋ ወቅት ወይም ደግሞ ፀሀይ በሚሆንበት ጊዜ መብረቅ አይኖርም። ግን ደግሞ ክረምት በሚሆንበት ጊዜ ዝናብ በጣም በሚዘንብበት ጊዜ መብረቅ ይፈጠራል። ግን እስከዛሬ ድረስ እኔ መብረቅን አይቼው አላውቅም። መብረቅን ብዙ ሰዎች ይፈሩታል

አዎ ማብሰል በጣም እችላለሁ። ማብሰል ላይ እንግዲህ በጣም ጎበዝ ነኝ ብዬ አስባለሁ እና በቤቴ ውስጥም እንግዲህ ከማበስላቸው የምግብ አይነቶች መካከል የተለያዩ አይነት የስጋ አይነቶችን እንዲህም ደግሞ የተለያዩ የእንቁላል አሰራሮችን ማብሰል እችላለሁ እና ያው ብቻዬንም ስለሆነ የምኖረው በጣም ብዙ አይነት የተለያዩ አይነት የምግብ አይነቶችን ማብሰል እችላለሁ።

ማታ እንግዲህ ከስራ በምመለስበት ጊዜ መጀመሪያ ላይ የማደርገውን ነገር ልብሴን መቀየር ነው። ልብሴን ከቀየርኩ በኋላ እንግዲህ እረቦኝ ስለሆነ የምመጣው መክሰስ ነገር እበላለሁ መክሰስ ነገር ከበላሁ በኋላም ልብሴን በመቀየር እና ክፍት ጫማዎችን በማድረግ ከጓደኞቼ ጋር ተደዋውልን ወደ ወክ እንሄዳለን። ወክ እንግዲህ አካባቢያችን ላይ ጥሩ የሆኑ ቦታዎች አሉ እና እነዚህ አካባቢዎች ላይም ተገናኝተን እንግዲህ ተፈጥሮን እያደነቀን ለተወሰኑ ደቂቃዎች ወክ አድርጌ ወደ ቤት እመለሳለሁ። ወደ ቤት ከተመለስኩ በኋላ እንግዲህ የተለያዩኝ ኢሜሎች ከተላኩልኝ ቼክ አደርጋለሁ ኢሜሎችን ቼክ ካደረኩ በኋላ እንግዲህ ምን አይነት አዲስ ነገሮች ተፈጥሯል የሚሉትን ነገሮች ማህበራዊ ሚዲያዎች ላይ በመግባት የተለያዩ ነገሮችን ቼክ አደርጋለሁ። ከዛ በመቀጠልም እንግዲህ ማታ ምን ምንም የምሰራው ስራ ከሌለ በጊዜ እተኛለሁ። ግን ደግሞ በተለይ ቅዳሜ እና እሁድ በሚሆንበት ጊዜ የተለያዩ አይነት የዩቲዩብ ቪዲዮዎችን ለማየት እሞክራለሁ።

ፎቶዎቼን እንግዲህ የተለያዩ አይነት ቦታዎች ላይ አስቀምጣለሁ በሌላ ሰው ስልክ ከሆነ የተነሳሁት በራሴ ጎግል ድራይቭ ላይ በመግባት ወይም ደግሞ የጎግል መስሪያዎች ላይ በመግባት የተለያዩ አይነት ፎቶዎችን ለማስቀመጥ እሞክራለሁ። በራሴ ስልክ ላይ ከሆነ ደግሞ ፎቶዎችን እየተነሳሁት ፎቶ ማስቀመጫ አፕሊኬሽን ውስጥ በመግባት የራሴን ፎቶዎች አስቀምጣለሁ። አይ በጣም ደግሞ አስቸኳይ ፎቶዎች ከሆኑ ወይም ደግሞ የከስተመሮቼ ወይም ደግሞ የደንበኞቼ ፎቶዎች ከሆኑ ደግሞ እነዛን ፎቶዎች ወደ ላፕቶፕ ወይም ደግሞ ወደ ኮምፒውተር በመውሰድ ወይም ደግሞ በሚሞሪ እና በፍላሽ አስቀምጬ ለመያዝ እሞክራለሁ

በጣም ብዙ የምወዳቸው ፊልሞች አሉ። ከሀገር ውስጥም ከሀገር ውጭም እንግዲህ በጣም ብዙ የምወዳቸው ፊልሞች አሉ። ከሀገር ውስጥ የምወዳቸው ከምወዳቸው ፊልሞች መካከል እንግዲህ እረኛዬ እንዲሁም ደግሞ ሌሎችም የአማርኛ ፊልሞች አሉ። ከውጭ ደግሞ እንግዲህ ጌም ኦፍ ትሮን አለ፣ ስትሬንጀር ቲንግ አለ እንዲሁም ደግሞ ሌሎች የመሳሰሉት የእንግሊዘኛ ፊልሞች አሉ ግን ደግሞ እኔ የእንግሊዘኛ ፊልም ነው ብዙ ጊዜ ማየት የምመርጠው እና ሁለቱንም ፊልሞች እወዳለሁ።

አዎ ውሳኔ መስጠት። እችላለሁ ለምሳሌ ያክል በተለይ ደግሞ አለቆቼ በስራ ቦታ ላይ ለኔ ስለሆነ ትልቅ ሀላፊነት የሚሰጡኝ በስራ ቦታ ላይ የተለያዩ የሰዎች ስራቸውን በአግባቡ የማይሰሩ ከሆነ ስራቸውን በአግባቡ የማይወጡ ከሆነ ቶሎ ብዬ ውሳኔ የመስጠት ችሎታ አለኝ ቶሎ ብዬ እንግዲህ ሰዎችን የማባረርም ሆነ የመግጠር ውሳኔ መስጠት እችላለሁ።

አዎ እንዳልኩህ ከአለቆችህ የተለያዩ ትዕዛዞች ስለሚሰጡኝ ቶሎ ብዬ የደንበኛ እርካታን አሳውቃለሁ። እንዲሁም ደግሞ ደንበኛም በዛ ነገር ላይ እርካታ ካላገኘ ካልተደሰተ ቶሎ ብዬም እነዛን ነገሮች ለማስተካከል እሞክራለሁ እና የደንበኛ እርካታን ቶሎ ብዬ አሳውቃለሁ።

እኔ የምወደው ወቅት በጋ ነው በጋ ፀሀይ የሚሆንበትን ወቅት በጣም እመርጣለሁ ወይም ደግሞ እወዳለሁ። የማልወደው ደግሞ ክረምት ነው። የማልወድበት ምክንያት ደግሞ ብዙ ጊዜ ክረምት በሚሆንበት ጊዜ ጠዋት ጠዋት ላይ የተለያዩ ዝናቦች ይኖራሉ እና ዝናብ በሚዘንብበት ጊዜ ደግሞ ወደ ስራ ለመሄድ በጣም በጣም እቸገራለሁ። እና ክረምትን አልወደውም። ግን ደግሞ በጋ በሚሆንበት ወይም ደግሞ ፀሀያማ ወቅት በሚሆንበት ጊዜ በጣም እወደዋለሁ ያንን ወቅት።

አዎ በቢሮ ውስጥ እንግዲህ የተለያዩ ኢንት መዝገቦችን ግዴታ ተሰጥቶናል። ከዛም መካከል እንግዲህ የደንበኞቻችን የተለያዩ ፍላጎቶች የሚያሟሉ ወይም ደግሞ የሚጠይቁ የተለያዩ አንትን መዝገቦች አሉን። እና እነዛን መዝገቦችም በመዝገብ አማካኝነት እናስቀምጣለን እኔም ሆነን የስራ ባልደረቦቼ እንደዛ ነው የምናደርገው

አለቆች እንግዲህ ከሰጡኝ ዋና ዋና ሀላፊነቶች መካከል እንግዲህ የመጀመሪያው ጠዋት ሄጄ ቢሮውን በፍጥነት የመክፈት ሀላፊነት ነው። ከዛ በመቀጠል ደግሞ ቢሮውን እንዲጸዳ አደርጋለሁ። በተለያዩ አይነት የጽዳት አማካኝነቶች መካከል ከዛ በመቀጠል ደግሞ አዳዲስ ኢሜሎች ከተላኩ ቼክ አደርጋለሁ። እንዲሁም ደግሞ ሰራተኞች በጊዜ እንዲወጡና በጊዜ እንዲገቡ የመቆጣጠር ሀላፊነቶች አሉብኝ። ወይም ደግሞ ሀላፊነቶቼ እነዛ ናቸው። ከአለቆቼ የተሰጡኝ

አዎ የትንኝ መረብ እጠቀማለሁ፤ ምክንያቱም ደግሞ በእኛ አካባቢ ቢንቢ የተባለ ነፍሳት አለ እና እነዛ ነፍሳቶች ሰውነታችን ላይ የተለያዩን ጥቃቶችን እንዳያደርሱ ወይም ደግሞ ሰውነታችንን እንዳያበላሹት የትንኝ መረብ እጠቀማለሁ፤ በተለይ ደግሞ ማታ ልተኛበት በምፈልግበት ጊዜ ትንኞች እንዳይረብሹኝ የትንኝ መረብ እጠቀማለሁ።

እኔ ብዙ ጊዜ የምወደው ጫማ ወይም ደግሞ የሚመቸኝ ጫማ ቀለል ያለ ለምሳሌ ያክል ኔክ የሚያመርታቸው ጫማዎችን በጣም እጠቀማለሁ ወደ ቢሮ ስሄድም ሆነ ጋር በምዝናናበት ጊዜ እነዛን አይነት ጫማዎች ለማድረግ እወዳለሁ። እና ናክ የሚያደርጋቸውን ናክ የሚሰራቸውን ጫማዎች ብዙ ጊዜ ባደርግ የበለጠ ምቾት ይሰጠኛልና እነዛን ጫማዎች እወዳቸዋለሁ

አዎ ኮምፒውተር መጠቀም በጣም በጣም ነው የምችለው ስራዬም እንግዲህ በዋናኝነት ከእሱ ጋር የተገናኘ ነው። ቢሮም ስሄድ ቤት ውስጥም ስሆን እንግዲህ ኮምፒውተሮች አሉኝ እና ኮምፒውተር መጠቀም በጣም ነው የምችለው። ሰዎች እንግዲህ ኮምፒውተር እንዲጠቀሙ ወይም ደግሞ ኮምፒውተር ያለውን ጥቅም ለመናገር ለሰዎች በጣም በተደጋጋሚ ጊዜ እሞክራለሁ። በዚህ ጊዜ እንግዲህ ኮምፒውተር በጣም በጣም ብዙ ጥቅሞች አሉት ብዬ አስባለሁ።

ራሴን በመስታወት ላይ በጣም ብዙ ጊዜ አላይም። ግን ደግሞ አንዳንዴ የተለያዩን ዝግጅቶች በሚኖሩብኝ ጊዜ፤ ልብሴን ካደረኩ በኋላ፤ እና ፀጉሬንም ከተሰራሁና ከተቆረጥኩ በኋላ፤ ፀጉሬን በመስታወት ሄጄ ራሴን አያለሁ። የተበላሸ ነገር ካለ ኮሆቴ ላይ ችግር ካለበት ራሴን አያለሁ እና በመስታወት ብዙም ጊዜዬን አላሳልፍም።

የቅጥር ሂደት እንግዲህ የተለያዩ አይነት መስፈርቶች አሉት። እኔ እንግዲህ የተለያዩ ሰዎችን በምቀጥርበት ጊዜ ያላቸውን ፀባይ እንዲሁም ደግሞ ያላቸውን የስራ ልምድ ምን አይነት ስራዎችን እንደሰሩ ከዚህ በፊት የት ጋር እንደሰሩ ለመጠየቅ እና ለመሞከር። ችያለሁ እና እኔም በምቀጠርበት ጊዜ እንግዲህ አለቆቼ እንደነዚህ አይነት ጥያቄዎችን ጠይቀውኝ ነበር

አዎ አይስክሬም እንግዲህ በጣም እወዳለሁ እና ከስራ በምመለስበት ጊዜ እንግዲህ አንድ አይስክሬም መሸጫ ቤት አለ ከዛ አካባቢም እንግዲህ አልፎ አልፎ ደሞዝ በምቀበልበት ጊዜ አይስክሬም እየገዛው ለመብላት። እሞክራለሁ አይስክሬምም እንግዲህ በጣም ነው የምወደው። የተለያዩ አይነት ጣዕም ያላቸው አይስክሬሞች አሉ እነዛን በተለይ የኢንጆሪ የአፕል የማንጎ የተለያዩ አይነት አይስክሬሞች አሉ እነዛን አይስ ክሬሞች። ለመብላት ብዙ ጊዜ። ችያለሁ በጣምም አይስክሬም እወዳለሁ።

የስልኬ ባትሪ እንግዲህ በጣም በጣም ለብዙ ጊዜ ያስጠቅመኛል እና ለብዙ ጊዜም ይቆያል። የኔ ስልክ እንግዲህ አሁን የያዝኩት ስልክ ሳምሰንግ ሲሆን ሳምሰንግም እንግዲህ በባተሪያቸው ብዙ ጊዜ አይታሙም። የኔም ስልክ እንግዲህ በብዛት ከአንድ ሰዓት ጀምሮ እስከ አስር እና እስከ አስራ አንድ ሰዓት ድረስ ይቆያልና፤ የስልኬንም ባትሪ በጣም ብዙ ጊዜ እወደዋለሁ።

አዎ ሽቶ እጠቀማለሁ በተለይ ደግሞ ወደ ስራ በሚሄድበት ጊዜ ጥሩ የሆነ ጠረን እንዲኖረኝ የተለያዩ አይነት ሽቶዎችን እና የተለያዩ አይነት ዶድራንቶችን እጠቀማለሁ። በተለይ ደግሞ ሰርግ በምሄድበት ጊዜ የቤተሰብ ዝግጅት በሚኖርበት ጊዜ ቤተክርስቲያን በምሄድበት ጊዜ ጥሩ ጠረን ያላቸውን ሽቶዎች ለመጠቀም እችላለሁ እና ሽቶ በጣም እወዳለሁም እጠቀማለሁም

አዎ እኔ ብዙ ጊዜ ሌሎችን ማበረታታት እችላለሁ። በጣም ጥሩ ስራዎችም እንግዲህ መሰራት የሚችሉት ሁላችንም ስንበረታታ ነው እኔ ማዉቀውን እኔ የምችለውን ነገር ለሌሎች በማሳወቅ ሌሎችን እያበረታታው እንዲሁም ደግሞ ሌሎች የሚያውቁ ሰዎች ካሉ ትላልቅ የምንላቸው ሰዎች ካሉ እነሱም ደግሞ ሌሎችን በማበረታታት ውስጥ ነው ጥሩ ስራዎች መሰራት የሚችሉት ብዬ አምናለሁ እና እኔም ብዙ ጊዜ ሌሎችን ሰዎች አበረታታለሁ።

አዎ በጣም ከምወዳቸው የምግብ አይነቶች መካከል እንግዲህ በቅዳሚነትና በዋነኝነት የሚጠቀሰው ሩዝ ነው። ሩዝ መብላት እንግዲህ በጣም ነው የምወደው ሩዝም እንግዲህ ለመስራት በጣም ቀላል ስለሆነ ያው ለመመገብም በጣም ቀላል ይሆናል ማለት ነው። እና ሩዝ በጣም ነው የምወደው በተለይ ደግሞ ከሻይ ጋር ሲሆን በቁርስ ሰዓት በጣም ደስ የሚል ምግብ ነው። ሩዝ በጣም እወዳለሁ።

በጣም የምመኘው ስራ ቢኖር ዩቲዩብ ነው ዩቲዩብ ላይ እንግዲህ ሀገራችን ውስጥ በጣም ብዙ ሰዎች ዩቲዩብን በመጠቀም በጣም ብዙ ገንዘቦችን እና ጥሩ የሆኑ ነገሮችን እየሰሩ ይገኛሉ። እና እኔም በዚህ ሰዓት ከምመኛቸው የስራ አይነቶች መካከል እንግዲህ አንዱ ዩቲዩብ መስራት ወይም ደግሞ ዩቲዩበር መሆን ነው። ዩቲዩበር መሆን በጣም ብዙ እንደ ጠቀሜታ እንዳለው ስለገባኝ ዩቲዩበር መሆን ወደፊት እፈልጋለሁ

ብዙ ጊዜ የአትክልት ስራዎችን የቤት ውስጥ ከሆኑ እሰራለሁ። ቤት ውስጥ የተለያዩ የአይነት አትክልቶች አሉን እነዛን አትክልቶች ጠዋትና ማታ እንግዲህ ውሃ በማጠጣት ሊሆን ይችላል። በመኮትኮት እንዲህም ደግሞ አንዳንድ የተለያዩ የ ነገሮችን በማግኘት ጥሩ እየሆኑ የአትክልት ስራዎችን ቤት ውስጥ እሰራለሁ። ከቤት ውጪ ግን አልሰራም።

አዎ እኔ የሰፈር ውስጥ ቅጽል ስም አለኝ ትክክለኛ ስሜ ቴዎድሮስ ሲሆን በሰፈር ውስጥ ስሜ ግን እዝራ እያሉ ይጠሩኛል እናም የሰፈር ስሜ እዝራ ነው። ጓደኞቼ ቤተሰቦቼ እንዲሁም ደግሞ በአካባቢያችን ያሉ ሰዎች እዝራ እያሉ በቅጽል ስሜ ይጠሩኝና ይጠሩኛልና ቅጽል ስሜም እዝራ ነው።

ያ እኔ እኔ እንግዲህ ብዙ ጊዜ የምመርጠው የሙቀት መጠን ብዙም ሞቃታማ ያልሆነ ብዙም ደግሞ ብርድ ያልሆነ መካከለኛ የሙቀት ደረጃ ላይ ያለ የሙቀት መጠን እመርጣለሁ በተለይ ደግሞ በጋ በሚሆንበት ጊዜ ቀለል ያለ የሙቀት አይነት ቢሆን በጣም ደስ ይለኛል ስራዬንም ለመስራት ይመቸኛል።

ዛሬ የአየር ሁኔታው በጣም ጥሩ ነው አሁን ያለንበት ወቅት ወይም ደግሞ አሁን ያለንበት ነገር እንግዲህ በጋ ወይም ደግሞ ጥሩ የሚባል የአየር ንብረት ያለበት ወቅት ነው እና የዛሬው የአየር ንብረትም ብዙም ሞቃታማ አይደለም ብዙም ደግሞ ቅዝቃዛም አይደለም በቃ ጥሩ የሚባል አየር ነው ማንኛውም ሰው ሊኖርበት የሚችል የአየር ሁኔታ ነው።

አዎ ብዙ ጊዜ እኔ በአደባባይ መናገር እችላለሁ። በተለይ ደግሞ በስራ ቦታዎች እንዲሁም ደግሞ በቤተክርስቲያን አካባቢ እንዲሁም ደግሞ የተለያዩ አይነት ግብዣዎችን ተጋብዤ በምሄድበት ጊዜ የተለያዩ አይነት አደባባዮች ላይ የመናገር አጋጣሚዎችን ከዚህ በፊት አግኝቼ እነዛን አጋጣሚዎች በጥሩ ሁኔታ በመጠቀም እንግዲህ የአደባባይ ንግግር ማድረግ ችያለሁ፤ እና በአደባባይ ላይ መናገር በጣም በጣም ጎበዝ ነኝ እንዲሁም ደግሞ መናገርም እችላለሁ።

የኔ የጫማ ቁጥር አርባ አንድ ሲሆን ብዙ ጊዜ እንግዲህ በተደጋጋሚ የማደርገው የጫማ ቁጥርም አርባ አንድ ነው። ግን ደግሞ ከዛም በላይ የሆኑ ጫማዎችንም ማድረግ ይችላሉ። ለምሳሌ ያክል አርባ አንድ ቁጥር አርባ ሁለት ቁጥር ሊሆን ይችላል። እነዛን ጫማዎች ባደርጋቸው ወይም ደግሞ እነዛን ጫማዎች በምለብስበት ጊዜም የበለጠ ምቹት ይሰማኛል። ግን ትክክለኛ የጫማ ቁጥሬ አርባ አንድ ነው

እኔ ብዙ ጊዜ አዲስ አመትን የማከብረው ከቤተሰቦች ከቤተሰቦቸጋ በመሆን የተለያዩ አይነት የተቸገሩ ወገኖቻችንን፣ ዘመዶቻችንን በመርዳት አዲስ አመትን እናከብራለን። አዲስ አመት ሲመጣ እንግዲህ በአዲስ አመት ወቅት ብዙ የምናግዳቸው ነገሮች አሉ እና እኔም አዲስ አመትን በዛ መንገድ አከብራለሁ። ከቤተሰቦቼ ጋር አዲሱን አመት የሰላም የጥሩ እንዲያደርግልን እየተመኘን እንዲሁም ደግሞ በአዲሱ አመት ማሳካት የምፈልጋቸውን ነገሮች እግድ አውጥቼ አዲሱን አመት እጀምራለሁ ወይም ደግሞ አዲሱን አመት ማክብር እጀምራለሁ።

አዎ እኔም ሆነ ቤተሰቦቼ እንግዲህ ቅርጫት አለን። ቅርጫት ማለት እንግዲህ በአዲስ አመት ጊዜ እኛም ሆነን በአካባቢያችን የሚገኙ ሰዎች አንድ በሬ ይገዛና ሁላችንም ከዛ በሬ ላይ እንግዲህ የተለያዩ አይነት ቅርጫዎችን ተካፍለን አዲስ አመትን ወይም ደግሞ በዓልን በዛ መልኩ እናሳልፋለን። ስለዚህ አዲስ አመት በመጣ ቁጥር ወይም ደግሞ በዓላት በመጡ ቁጥር እኔም ሆነ። የአካባቢዎቼ ሰዎች የተለያዩ አይነት ቅርጫቶች ቅርጫት እናዘጋጃለን

የስራ ጊዜዬ በጣም ደስ ይላል ከጠበቅኩት በላይ ጥሩ የሆነ የስራ ጊዜ እያሳለፍኩ ነው። ከዚህም በተጨማሪ እንግዲህ ወደፊት ጥሩ የሆኑ የስራ ጊዜዎችን አሳልፋለሁ ብዬ ባለሙሉ ተስፋ ነኝ። እና አሁን ያለሁበት የስራ ጊዜም በጣም ደስ ይላል ከፈጣሪ ጋር ወደፊት ትልቅ ነገሮችን እንሰራለን ብዬ አስባለሁ።

በስራ ላይ እንግዲህ የተለያዩ አይነት ተግዳሮቶችን ሊያጋጥሙኝ ይችላሉ ከዛ መካከል እንግዲህ የግብር አለመመቻቸት ሊሆን ይችላል የግብር ችግር ወይም ደግሞ የግብር ተግዳሮቶች ሊሆን ይችላሉ አንዳንድ የተለያዩ ደንበኞች ደግሞ መጥተው ያገኙትን የጠበቁትን ሰርቪስ ባለማግኘታቸው ወይም ደግሞ የጠበቁትን መስተናገድ ባለባችሁ ሰዓት ባለመስተናገዳቸውም ምክንያት የተለያዩ አይነት ተግዳሮቶች በስራዬ ላይ ይገጥሙኛል።

ማዕድን ብዙ ጊዜ እኔ አልጠቀምም ግን ደግሞ አካባቢ ላይ የሚገኙ ሰዎች የተለያዩ አይነት ማዕድናትን ሲጠቀሙ አይቻለሁ። እንዲሁም ደግሞ አንድ ጊዜ ለስራ በሄድኩበት የተለያዩ አይነት አካባቢዎች ላይ ማዕድንን በብዛት ሲጠቀሙና ማዕድንን አገልግሎት ላይ ሲያውሉትም አይቻለሁ።

አዎ አሁን ያለሁበትን አካባቢው በጣም ነው የምወደው ምክንያቱም ደግሞ እኔን ያሳደጉኝ የተለያዩ አይነት አባቶች እዚህ አካባቢ ነው ያሉት እና አሁን ያለሁበትን አካባቢ ወይም ደግሞ አሁን የምኖርበትን አካባቢ በጣም በጣም አብዝቼ ከመጠን በላይ ነው የምወደው ወደፊትም እንግዲህ ለአካባቢዬ የተሻሉ ነገሮችን ማድረግ እፈልጋለሁ እና በጣም አካባቢዬን አብዝቼ የምወድ ሰው ነኝ።

እኔ ብዙ ጊዜ መስኮቴን ከፍቼ አልተውም ምክንያቱም ደግሞ መስኮቴን በምከፍትበት ጊዜ ማታ ማታ በተለይ የተለያዩ አይነት ነፍሳቶችን ለምሳሌ ያክል ቢንቢ ሊሆን ይችላል የወባ ትንኞች ሊሆኑ ይችላሉ እነዛ ትንኞች ወደ ቤቴ ውስጥ በመግባት እንቅልፍ እንዳይወስደኝ ወይም ደግሞ ጥሩ እንቅልፍ እንዳልተኛ ያደርጉኛል። ስለዚህ ጠዋት ከሆነ የተሻለ የአየር ለማግኘት ወይም ደግሞ የተሻለ የፀሀይ ብርሃን ለማግኘት ጠዋት ጠዋት መስኮቴን እከፍታለሁ። ግን ደግሞ ከሰአት በኋላ መስኮቴን ብዙ ጊዜ አልከፍትም

አዎ አሁን ላይ የቀን መቁጠሪያ እጠቀማለሁ ግን ደግሞ የቀን መቁጠሪያ የምጠቀመው በዲጂታል ወይም ደግሞ በዘመናዊ መንገድ ነው። ለምሳሌ ያክል ስልኬን በመጠቀም የተለያዩን የቀን መቁጠሪያዎችን እጠቀማለሁ ዛሬ ስንት እንደሆነ? አሁን ላይ ያለንበት ቀን ያለንበትን ወር በእኛም የዘመን አቆጣጠር ወይም ደግሞ በውጪዎችም የዘመን አቆጣጠር ተጠቅሜ የኑን መቁጠሪያዎችን በስልኬ ወይም ደግሞ አሁን ላይ ባልኝ ዘመናዊ ስልክ ተጠቅሜ የቀን መቁጠሪያዎችን ማወቅ እችላለሁ። ወይም ደግሞ እጠቀማለሁ

አዎ ከልጅነቴ ጀምሬ እንግዲህ የመስጠት ፀባይ አለብኝ የተቸገሩ ሰዎችን ሳይ አያስችለኝም እና ከልጅነቴ ጀምሬ እንግዲህ የምዘክረው ነገር አለኝ ማለት ነው። ለተቸገሩ ሰዎች በአመት ባል ጊዜ የተለያዩኝን ዝግጅቶችን አድርጌ እነዛ ሰዎች አመት ባልን ተደስተው እንዲውሉ ወይም ደግሞ አመት ባልን ተደስተው እንዲያከበሩ የማድረግ እንዲሁም ደግሞ ያለኝን በማካፈል ከልጅነት ጀምረኝ የምዘክረው ነገር አለኝ ያንንም ነገር የተማርኩት ወይም ደግሞ ያንን ነገር የለመድኩትም ከቤተሰቦቼ ነው።

ብዙ ጊዜ በመስመር እማራለሁ ምክንያቱም ደግሞ በመስመር መማር ወይም ደግሞ በትክክለኛ መንገድ መማር ጥሩ ደረጃ ላይ ያደርሳል ብዬም አምናለሁ። እና እኔም ሆነ አካባቢዬ ላይ የሚገኙ ሰዎች እንግዲህ በመስመር ነው የምንማረው እና በመስመር መማር ጥሩ ደረጃ ላይ እንድንደርስ አድርጎናል ብዬም አምናለሁ።

እኔ ብዙ ብዙ አይነት የምወዳችሁ የዳቦ አይነቶች አሉ ከዛ መካከል እንግዲህ የስንዴ ዳቦ አለ፣ እንዲሁም ደግሞ የፊኖ ዳቦ አለ ከዛም በተጨማሪ እንግዲህ የኬክ አይነቶችን እወዳለሁ፤ ግን ደግሞ በብዛት የምወደው ወይም ደግሞ በብዛትም የምመገበው እኔ የውሃ ዳቦዎችን ነው። የውሃ ዳቦዎችን በምበላበት ጊዜ ወይንም በምመገብበት ጊዜ ጥሩ የሆኑ ደስታዎችን አገኛለሁ።

አዎ ብዙ ጊዜ በመስመር ላይ ቪዲዮዎችን እመለከታለሁ ግን ደግሞ ቪዲዮዎችን የምመለከተው ከእኔ ስራ ጋር የተገናኙትን ሲሆን ለምሳሌ ያክል ስራዬ ላይ የሚጠቅሙኝን እንዲሁም ደግሞ ስራዬ እንዲያድግ የሚያስተምሩኝን የተለያዩ ኤንድ ቪዲዮዎችን ልመለከት እችላለሁ ግን ደግሞ አብዛኛውን ጊዜ ስራ ላይ ስለሆነ የማሳልፈው ቪዲዮዎችን ብዙም ጊዜ ላመለከት እችላለሁ ፍሪ በምሆንበት ወይም ደግሞ ነፃ በመሆንበት ጊዜ ነው የተለያዩኝ ቪዲዮዎችን የምመለከተው።

በመሬት ላይ መቀመጥ እኔ አልወድም ወይም ደግሞ አይመቸኝም በመሬት ላይ መቀመጥ ምክንያቱም ደግሞ ከመሬት ይልቅ ወንበር ላይ በምቀመጥበት ጊዜ ለወገቤም ሆነ ለጤናዬ የበለጠ ጥሩ ስሜት እንዲሰማኝ ያደርገኛል። እና በመሬት ላይ አልቀመጥም ግን ደግሞ አንዳንድ ቦታዎች ላይ በሚሄድበት ጊዜ ግዴታ መሬት ላይ መቀመጥ ያለብኝ ጊዜ ሊኖር ይችላል። እና እነዛን ጊዜያቶች ላይ መሬት ላይ ተቀምጬ እነዛን ጊዜያቶች አሳልፋለሁ እንጂ እኔ መሬት ላይ መቀመጥ አልወድም።

ድንጋይ ስብስቤ አላውቅም። ምክንያቱም ደግሞ የኔ ስራ ከዛ ጋር እየተገናኘ አይደለም ብዙ ጊዜ ግን አንዳንዴ ጓደኞቼን ቤት ላሰራ በሚሄድበት ጊዜ የተለያዩ አይነት ድንጋዮች ሲቀመጡና ሲሰበሰቡ አይቻለሁና አይቻለሁ ነው። እንጂ እኔ አድርጌ አላውቅም በፍጹም

የስራዬ ቦታ በጣም ቆንጆና ውብ ነው እንዲሁም ደግሞ የስራ ቦታዬ ሰዎችንም የሚማርክ ነው። የስራ ቦታዬ በጣም በጣም ጽድት ያለና በጣም ሰዎችን የሚስብና የሚማርክ ቦታና የሚማርክ ቢሮ ነው። እና የስራ ቦቴን በጣም እወዳለሁ። የስራ ቦቴንም በጣም ብዙ ሰዎች ይወዱልኛል።

አዎ ፀጉሬን በጣም ጊዜ ከምሰጠውና ከምንከባከበው ነገሮች መካከል አንደኛው ፀጉሬ ነው እና ፀጉሬንም በተለያዩ ነገሮች ለመንከባከብ እና ጥሩ ነገር ለመስጠት እሞክራለሁ ከዛ መካከል በሻምፖ በመታጠብ፣ በኮንዲሽነር በመታጠብ እንዲሁም ደግሞ የተለያዩ አይነት ለፀጉር የሚጠቁሙ ቅባቶችን በመቀባት እንዲሁም ደግሞ በቻልኩታትም አቅም ቶሎ በሶስት ቀን ወይ ደግሞ በአራት ቀን ጊዜ ውስጥ አንድ ጊዜ ፀጉሬን እንደምንም ብዬ ለመታጠብ እሞክራለሁ፤ እና ለፀጉሬ ከምጠነቀቅላቸውና ጥሩ ነገር ከምሰጣቸው ነገሮች መካከል አንደኛው እንግዲህ ፀጉሬ ነው።

ብዙ ጊዜ በምታመምበት ጊዜ ከስራ አልቆይም። ቶሎ ብዬ ወደ ቤት ለመምጣት እንዲሁም ደግሞ ህመሙ ከባድ ከሆነ ቶሎ ብዬው ወደ ሆስፒታል ለመሄድ እሞክራለሁ። ግን ደግሞ እስከ ዛሬ ድረስ እግዚአብሔር ይመስገን ከባድ የሆነ ህመም በስራ ቦታዬ ላይ አጋጥሞኝ አያውቅም። ግን ደግሞ እንደዚህ አይነት ነገር ቢያጋጥመኝ ቶሎ ብዬ ወደ ሆስፒታል ለመሄድ እሞክራለሁ። እንጂ ስራ ቦታ በጭራሽ አልቆይም

እኔ የምወደው ስፖርት እግር ኳስ ነው። እግር ኳስን መጫወትም ሆነ ማየት በጣም በጣም ከሚያስደስቱኝ ነገሮች መካከል አንደኛው ነው። በተለይ ደግሞ እግር ኳስን ማየት በጣም የምወደው ነገር ነው አሁንም እንግዲህ እግር ኳስን እያየሁ እገኛለሁ፤ እና ከልጅነቴ ጀምሮም እግር ኳስን እያየሁና እየተጫወትኩ ስለሆነ ያደግኩት በጣም ከምወዳችሁ የስፖርት አይነት መካከል አንደኛውና ቀዳሚው እንግዲህ ስፖርት እግር ኳስ ነው።

እኔ የስራ ጊዜ ገደብ ብዙ ጊዜ አላስተካክልም። ከእኔ በላይ ያሉ አለቆቹ ወይም ደግሞ ከእኔ በላይ ያሉ አዛዦች አሉና እነዛ ግለሰቦች ወይም ደግሞ የኔ አለቆች ናቸው የስራ ጊዜ ገደብ የሚያስተካክሉት እንጂ እኔ የስራ ጊዜ ገደብ የማስተካከል ምንም አይነት ሀላፊነት የለብኝም፤ እና ከእኔ በላይ ያሉ ሰዎች ነው ያንን ነገር የሚያስተናግዱት ወይም ደግሞ የሚሰሩት።

እኔ በልጅነቴ እንግዲህ በጣም ጥሩ ህይወት ኑሮኝ ያደኩ ግለሰብ ነኝ። እና በመኖሪያ ቤቴም እንግዲህ ከእናትና ከአባቶቼ ጋር ሲሆን ያደግኩት እና አባት እናትና አባቶቼ እንግዲህ ጥሩ የሆኑ ነገሮችን እያደረጉኝ ነው ያሳደጉኝ። እና በልጅነቴም ጥሩ የሆነ መኖሪያ ቤት ስለሆነ ያደኩት በጣም ጥሩ የሆነ የልጅነት ህይወት ነበረኝ።

በጣም ብዙ ጊዜ ወደ ስራ በሚሄድበት ጊዜ አረፍዳለሁ ምክንያቱም ደግሞ የስራ ቦታዬ ከቤቴ በጣም ሩቅ ስለሆነ ጠዋት ጠዋት እንግዲህ ከቤቴ ተነስቼ ወደ ስራ ቦታ ለመሄድ በጣም ብዙ ጊዜ አረፍዳለሁ። ያም የሚሆንበት ምክንያት ደግሞ እኔ ከምኖርበት አካባቢ ላይ ትንሽ የ የታክሲ እጥረት ስላለ ነው ስላለ ነው። እና ጠዋት ቀድሜ ወጥቼ ወደ ቢሮዬ ካልሄድኩ አብዛኛውን ጊዜ ወደ ቢሮ አርፍጄ ነው የምደርሰው።

በጣም ብዙ ጊዜ የትርፍ ጊዜ ማሳለፊያዎች አሉኝ ከዛ መካከል እንግዲህ እግር ኳስን ማየት የተለያዩ አይነት የዩቲዩብ ቪዲዮዎችን ማየት እንዲሁም ደግሞ የተለያዩ አይነት ልቦለድ ልቦለድ እና የቢዝነስ መጽሐፎችን በማንበብ ጊዜዎችን አሳልፋለሁ። ግን ደግሞ አብዛኛውን ጊዜን የማሳልፈው በስራና እየተለያዩ አይነት ትምህርቶችን በመማር ነው።

እኔ የምወደው ቁጥር ሃያ ሶስት ሃያ አንድ እና ሃያ ሰባት እነዚህን ቁጥሮችም የምወድበት ምክንያት ምን እንደሆነ ባላውቅም ብቻ እድሜ ሃያ ቤት ስለሆነ ከሃያ ቤት ጀምሮ ያሉ ቁጥሮችን በጣም ነው የምወዳቸው። በተለይ ደግሞ ሃያ ሰባትን እና ሃያ ሁለት ሃያ አንድን በጣም ነው የምወዳቸው።

አሁን ላይ ዳቦ ማብሰል አልችልም። ግን ደግሞ የሚያመስሉ ጓደኞች አሉኝ እና ብዙ ጊዜም ለ ምሳ ለቁርስ ለመክሰስ የሚሆኑ ዳቦዎችን የምገዛው ከዳቦ መጋገሪያ ቤቶች ሲሆን እኔ ለጊዜው ዳቦ ማብሰል አልችልም። ወደፊት ግን ዳቦ ማብሰል ብችል በጣም ደስ ይለኛል። ወደፊት

በእኛ አካባቢ እንግዲህ ሰርጎች በድምቅት ይከበራሉ። የመጀመሪያው የሰርግ ስነ ስ ስርዓት ወይም ደግሞ የሰርግ ባህላችን እንግዲህ ሙሽራው ወደ ሙሽሪት ቤት ሽማግሌ ይልካል ሽማግሌ ይልኮ እንግዲህ እሺ ከተባለ ወይም ደግሞ በቤተሰቧ አማካኝነት ተቀባይነትን ካገኘ ያ ሰውዬ ወይም ደግሞ ባለቤቷ ጥሎሽ የሚባል ነገር ያካሂዳል ማለት ነው። ከዛ በመቀጠል እንግዲህ ሰርጋቸውን ሰርግ ያደርጋሉ ማለት ነው። ከዛ የአካባቢውን ሰው እንዲሁም ደግሞ ቤተሰቦቻቸው በተገኙበት እነዛ ሰዎች በሰርጋቸው ቀን ይጋባሉ ማለት ነው። እና በእኛ አካባቢው እንግዲህ ሰርግ በድምቀት ከሚከበሩ ነገሮች መካከል አንደኛውና ዋናው ነው።

እኔ ብዙ ጊዜ እሳት ለማንደድ የምጠቀመው ክብሪት እና የተለያዩ አይነት እንጨት እነዚህን ነገሮች ተጠቅሜ አልነድልኝ ካለ ደግሞ ፌስታልም ተጠቅሜ እና ደግሞ ትናንሽ የእንጨቶችን ተጠቅሜ እሳቴን ለማንደድ እሞክራለሁ። ከ ይሄንን መንገድ ተጠቅሜ እንግዲህ አልነድልኝ ካለ ምን አደርጋለሁ? ክሰሉን ቀጥታ ወደ ስቶብ አደርገዋለሁ ስቶብ ላይ አስቀምጠዋለሁ ክሰሌን ማለት ነው። ስቶብ ላይ በማስቀምጥበት ጊዜ ክሰሉ እንግዲህ ስቶቩ በምለኩስበት ጊዜ ራሱ ክሰሉ መንደድ ይጀምራል። ከዛ በመቀጠል እንግዲህ ያንን ክሰል አወጥቼ ወደ መነበረበት ሳረገው በቀላሉ እሳት ለማንደድ ቻልኩ ማለት ነው። እና እነዚህን መንገዶች ተጠቅሜ ብዙ ጊዜ እሳት አነዳለሁ።

አዎ በጣም ከሚያስደስቱኝ ነገሮች መካከል እንግዲህ ፀሀይ ስትጠልቅ ያለውን ሁኔታ ማየት ነው እናም ከስራ ቀደም ብዬ በመውጣት አካባቢ አካባቢዬ ላይ የሚገኝ አንድ ትልቅ ተራራ አለ ወደዛም ተራራ እንግዲህ ከስራ መልስ በፍጥነት በመሄድ ፀሀይ ስትጠልቅም ሆነ ፀሀይ ስትወጣ ያለውን ሁኔታ ማየት በጣም ብዙ ጊዜ እወዳለሁ። እንዲሁም ደግሞ ፀሀይ ስትወጣና ፀሀይ ስትገባ ያለውን ሁኔታ በስልኬ በተደጋጋሚ ጊዜ ቀርጬ የማስቀመጡን አጋጣሚ አግኝቻለሁ።

እኔ ጺም አላቆይም በቻልኩት አቅም ወደ ቢሮ በሚሄድበት ጊዜ ወይም ደግሞ ወደ ስራ ቦታ በሚሄድበት ጊዜ ጺሜን ቶሎ ቶሎ ለመቆረጥ። እገደዳለሁ ምክንያቱም ደግሞ በእኛ ቢሮ ወይም ደግሞ እኛ በምንሰራበት ድርጅት ውስጥ ጺማችንን በከፍተኛ ሁኔታ ወይም ደግሞ ትልቅ አድርገን እንድናሳድግ አይፈቀድልንም። እና ጺሜም ሲያድግ ስለማያምርብኝ በቻልኩት አቅም ቶሎ ቶሎ ጺሜን ለመቆረጥ እሞክራለሁ።

እኔ ብዙ ጊዜ ከቤት ውጪ መሆንን እመርጣለሁ። ምክንያቱም ደግሞ ከቤት ውጪ በምሆንበት ጊዜ የመጀመሪያው ነገር የተለያዩ አይነት ሰዎችን እንዳገኝ ያግዘኛል። ሁለተኛው ደግሞ ከተለያዩ አይነት ሰዎች ጋር ተገናኝቼ የተለያዩ አይነት የስራ ልምድ ልውውጦችን እንዳያገኝ ለሰዎች እንድጋብዝ ይረዳኛል። እና ብዙ ጊዜ እኔ ከቤት ውጪ ማሳለፍን ወይም ደግሞ ከቤት ውጪ መሆንም እመርጣለሁ

ብዙ ጊዜ። ሰንደል አላደርግም ምክንያቱም ደግሞ ከውስጡ የሚወጣው የተለየ ጠረን አፍንጫዬን ስለሚያመኝ ወይም ደግሞ ከውስጡ የሚወጣው ጠረን ስለማልወደው። እኔ ብዙ ጊዜ ሰንደል አልጠቀምም። ግን ደግሞ የሚጠቀሙ ሰዎችን አውቃለሁ እና ያንን ሽታን በማሸትበት ጊዜ ጥሩ ስሜት አይሰማኝም።

እኔ የምወደው መተግበሪያ አሁን ላይ ዩቲዩብን እና ፌስቡክን ነው ከእነዚህ መተግበሬዎችም እንግዲህ የተለያዩ አይነት ነገሮችን መጠቀም እችላለሁ። ለምሳሌ ያክል ለሰዎች የተለያዩ አይነት ነገሮችን መላክ ለምሳሌ ያክል ደብዳቤ ሊሆን ይችላል የስራ ፋይሎችን ሊሆን ይችላል። እነዚህን ነገሮች በሙሉ ለመላክ የምወደው መተግበሪያ ፌስቡክን እና ዩቲዩብን ነው።

እኔ በቤቴ ልዩ የሆነ መቀመጫ አለኝ። እንደማንኛውም ቤት በቤቴ ውስጥ የተለያዩ የት መቀመጫዎች አሉኝ ከዛ በተጨማሪም እንግዲህ እኔ ልዩ የምለው መቀመጫ የሚሽከረከረው ወንበር በቤቴ ውስጥ ይገኛል። አብዛኛው ሰው ቤት ውስጥ ሶፋ እንዲሁም ደግሞ የተለያዩ አይነት መቀመጫዎች አሉ። በእኔ ቤት ውስጥ ግን የሚሽከረከርና ለወገቤም ምቹ የሆነ ጥሩ የሆነ ወንበር አለኝ።

እኔ ደሞዝ የማገኘው በወሩ መጨረሻ ሲሆን በሃያ አምስት በሃያ ስድስት በሃያ ሰባት በሃያ ስምንት ቀናቶች ውስጥ በነዛ ቀናቶች ውስጥ እንግዲህ ብዙ ጊዜ ደሞዜን አለቆቼ ይሰጡኛል ደሞዜን እንግዲህ በእነዚህ ቀናቶች ውስጥ ካላገኘው በሚቀጥለው ወር ቃል ይገቡልኛል። አብዛኛውን ጊዜ ደሞዜን ከተቀበልኩ በኋላም የመጀመሪያ የማደርገው ነገር የቤት ክራይ መግዛት እና የሚያስፈልጉኝን የተለያዩ አይነት የቤት አስቤዛዎች መግዛት ነው።

እኔ በጣም ብዙ አይነት መስሪያዎችን እጠቀማለሁ ለምሳሌ ያክል ምግብ መስሪያ ከሆነ በቤት ውስጥ የተለያዩ የምግብ መስሪያዎችን እጠቀማለሁ ከነዛ መካከል ስቶብ ሊሆን ይችላል ብረት ድስት ሊሆን ይችላል የምግብ መክተፊያ ሊሆን ይችላል እንዲሁም ደግሞ ምግቡን ለመስራት የሚያስፈልጉ የተለያዩ አይነት ነገሮችን እጠቀማለሁ። ሌሎች መሳሪያዎች ከሆነ ደግሞ ስራዬን ለመስራት ለምሳሌ ያክል ላፕቶፕ ወይም ደግሞ ኮምፒውተር ሊሆን ይችላል። ከዛ መካከል ደግሞ ሄድፎን ወይም ደግሞ ሄድሴት ሊሆን ይችላል። እና ደግሞ መጽሐፊያ እስክሪቢቶ እና የምጽፍበት ወረቀትም እጠቀማለሁ። እነዚህ ሁሉ ስራውን ስራዬንና የተለያዩ ምግቦችን ለመስራት የምጠቀማቸው ነገሮች ናቸው።

አዎ ስጦታ መስጠት በጣም ነው የምወደው በተለይ ደግሞ ልዩ የሆኑ ስጦታዎችን እንዲሁም ደግሞ ሰዎች የማይጠብቋቸው ስጦታዎችን መስጠት በጣም ደስ ይለኛል። ከዛ መካከል እንግዲህ ሰዎች ጥሩ ነገር እየጠበቁ እኔ ከጠበቁት በላይ አድርጌ ስጦታዎችን መስጠት በጣም ነው የምወደው። እንዲሁም ደግሞ ስጦታ መስጠት ብቻ ሳይሆን ስጦታም ሲሰጠኝ በጣም ነው ደስ የሚለኝ እና የምወደው

እኔ ለስራ በጣም በተደጋጋሚ ጊዜ እጓዛለሁ መጀመሪያ ላይ እንዳልኳችሁ። ብዙ አይነት ስራዎችን እሰራለሁ ከዛ መካከል ዋናው እና ትልቁ ስራዬ እንግዲህ ካሜራ ማንነት ወይም ደግሞ ሰዎችን የተለያዩን ቪዲዮ መቅረጽ ነው። እና እንግዲህ የተለያዩ አይነት ሰዎች ቪዲዮ እንድቀርጻቸው ስለሚፈልጉ በተለያዩ ቦታዎችና በተለያዩ አካባቢዎች ይጠሩኛል እና እኔም እንግዲህ እነሱን ጥሩ አድርጌ ፎቶ ለማንሳት ወይም ደግሞ ቪዲዮ ለመቅረጽ ወደ ተለያዩ ቦታዎች እጓዛለሁ በተደጋጋሚ ጊዜ።

እኔ በፍጥነት ነገሮችን የማከናውን ልምድ አለኝ ያም ፀባይ እንግዲህ ከየት እንደመጣ ባላውቅም። ምን እንደሆነ በተፈጥሮ በጣም ፈጣን የነገሮችን ቶሎ የማድረግና ነገሮች ላይ ቶሎ የመወሰን። ድብቅና ጥሩ የሆነ ችሎታ አለኝ።

እኔ ብዙ ጊዜ ባህላዊ ልብስ እለብሳለሁ በተለይ ደግሞ በዓላትና የተለያዩ አይነት የቤተሰብ ዝግጅቶች በሚኖሩበት ጊዜ ጥሩ የሆነ ባህላዊ ልብስ ስላየለኝ ያንን ባህላዊ ልብስ ለብሼ ብሄድ ጥሩ የሆነ ስሜት ይሰማኛል እና ባህላዊ ልብስ መልበስ በጣም ከምወዳቸው እና ከሚያስደስቱኝ ነገሮች መካከል ዋናኛውና ቀዳሚው ነው።

አዎ እኔም መዋኘት እችላለሁ ዋናም እንግዲህ የለመድኩት በጣም በልጅነቴ ነው ዋናም እንግዲህ ስለምድ የተለያዩ አይነት ሰዎች አስለምደውኝ ነው። እና ከዛ በመቀጠል እንግዲህ ብቻዬን መዋኘት ጀመርኩ እና ዋና በጣም እችላለሁ ዋና ላይ እንግዲህ በጣም ጎበዝ ነኝ። ዋናም በምዋኝበት ጊዜ ጥሩ የሆነ ደስታን አገኛለሁ። ዋና ከስንት አንድ ጊዜ ወይም ደግሞ አልፎ አልፎ ሄጄ የተለያዩ ቦታዎች ላይ ለመዋኘት እሞክራለሁ።

እኔ ቀዝቃዛ የአየር ሁኔታ አልወድም ምክንያቱም ደግሞ ምን እንደሆነ ባላውቅም ቀዝቃዛ በሚሆንበት ጊዜ ወይም ደግሞ ዝናባማ የአየር ሁኔታ በሚሆንበት ጊዜ ወደ ስራ ለመሄድ በጣም ይከብደኛል። ዝናብ በሚሆንበት ጊዜ ንፋስማ የአየር ፀባይ በሚሆንበት ጊዜ የተለያዩን ታክሲዎችን ማግኘት አልችልም እንዲሁ ደግሞ ወደ ስራ መሄድ ስለሚከብደኝ እኔ ቀዝቃዛ የአየር ሁኔታ አልወድም። ከዛ ይልቅ ሞቃታማና መካከለኛ የአየር ሁኔታው እመርጣለሁ ወይም እወድ